ምርት ማለት ውጤት ማለት ነው። አንድ ነገር ተለፍቶ ወይም ተሰርቶ መጨረሻ ላይ የሚገኝ ሰክሰስ ወይም ደግሞ ውጤቱ ምርት ይባላል

ማስታወቂያ ማለት የምንሰራው ስራ ወይም ደግሞ የ የድርጊቶቻችን ለማህበረሰቡ ለሰዎች የሚደርስ መረጃ ማለት ነው

ማርች ማለት መጋቢት መጋቢት ሲሆን በኢትዮጵያ ካላንደር አስራ ሶስት ወራቶች አሉ። ከነዚህ ውስጥ ስድስተኛው ወር ማርች ይባላል ወይም ደግሞ መጋቢት ይባላል ኢን አምሃሪክ

ኩባንያ ማለት የአንድ ድርጅት ወይም ተቋም መለያ መጠሪያ ስም ማለት ነው

ኢንቨስትመንት ማለት ዋጋ ወይም ደግሞ መስዋዕት ማለት ነው ለአንድ ነገር ውጤት ለመምጣት የምንከፍለው በጉልበትም ሊሆን ይችላል በገንዘብም ሊሆን ይችላል። የምንከፍለው ዋጋ ኢንቨስትመንት ይባላል

ቀዝቃዛ ማለት ትክክለኛ ፍቺው እርጥበት ማለት ነው። እንደገና ደግሞ ከአየር ንብረት ጋር ስናያይዘው የሙቀት ተቃራኒ ሊሆን ይችላል

ሚስት ማለት ጮታዋ ሴት ሲሆን አጋር ማለት ነው። ወይም ደግሞ አንድ ላይ በጋብቻ የምትኖር ሴት ማለት ነው።

ድህረ ገጽ ማለት መረጃ ማለት ነው። መረጃ ወይም ደግሞ መልእክት መስጫ አንድ ነገር ስንፈልግ ደህረ ገጽ ላይ ፈልገን የምንፈልገውን ነገር አንብበን ወይም አይተን የምንረዳበት ነገር ድህረ ገጽ ይባላል